እሽ ቡና ወይ ሻይ ትመርጣለህ ለሚለው ጥያቄ? እኔ ብዙ ጊዜ ምርጫዬ ቡና ነው። ምክንያቱም ቡና በተለይ ድብርትን ለማስወገድ ጭንቀትን ለማስወገድ። እንዲሁም ደግሞ ድካምን ለማስወገድ። በተለይ ደግሞ እኔ አብዛኛውን ጊዜ ራሴን ቡና ካልጠጣሁ ራሴን ያመኛል። እኔ ምክንያቱም ምን እንደሆነ ባይገባኝም። ሳይንሳዊ መፍትሄ ባላገኝለትም ቡና ከጠጣሁ ግን በተቻለ መጠን ድካሙና ድብርቱ ይለቅኛል። ስለዚህ ከሻይ ይልቅ ቡና መጠጣት እወዳለሁ።

ኦኬ ስጦታ መስጠት ትወዳለህ ስጦታ እሰጣለሁ ለልጆቼ ስጦታ እሰጣለሁ ለባለቤቴም ስጦታ እሰጣለሁ ለእናታ አባቶቼም ስጦታ እሰጣለሁ ግን ስጦታ ሰጥቼ ማንሳት አልወድም። ስጦታ የምሰጠው አይነት ታበላ እሰጣለሁ ልብስ ገዝቼ እበጣለሁ ልብስ በመግዛት ስጦታ እሰጣለሁ። መቼ መቼ ትሰጣለህ? ለሚለው ለአዲስ አመት በዓል ለአዲስ ለአዲስ አመት ክብር ክብር ባል ባሉበት ቅናት ለምሳሌ ለገና ለጥምቀት ለፋሲካ በኢትዮጵያ ቀናት አቆጣጠሮች እነዚህ ክብረ በዓል ባሉበት ቅኖች ስጦታ መስጠት እወዳለሁ

አዎ በአካባቢዬ ብዙ አይነት ድልድይ አለ። ለምሳሌ በቅርብ ብንሄድ የገ የውሰታ ድልድይ አለ የውሰታ ድልድይ አለ። ውሰታ ሁለት ድልድይ አለባት እንደገና የጌሬብ ድልድይ አለ የኮመድ ድልድይ አለ። የደንበጫ ድልድይ አለ እና ስለዚህ ብዙ በአካባቢዬ ብዙ አይነት ድልድዮች አሉ። የተለያየ ድልድይ ድልድይ አይነቶች አሉ። ለምሳሌ የእስላብ ድልድይ የሚባል አለ። እንደገና ደግሞ የ ቢም ድልድይ የሚባል አለ። ስለዚህ አብዛኛውን ጊዜ የሚሰሩ ድልድዮች የእስላብ የሚባለው እንደ ህንፃ ያለው ወይም የወለል አይነት ድልድዮች እነሱ ጊዜ በእኛ አካባቢ በዚህ በትንሽ ወንዞችም ትንንሽ ስለሆኑ ስለዚህ የተደመ የድልድይ በአካባቢዬ በብዛት አያለሁ ይገኛል። ከተማው ውስጥም ይገኛል።

አዎ ሳህን ሳህን ማጠብ እወዳለሁ። ሳህኖችን ብዙ ጊዜ እወዳለሁ ማጠብ ቁርስ ከተበላ በኋላ ምሳ ከተበላ በኋላ እራት ከተበላ በኋላ ብዙ ጊዜ ሳህን የማጥብ ልምዱም አለኝ ችሎታውም አለኝ። እና በተቻለ መጠን ሳህን አጥባለሁ፤። ስለዚህ ብዙ አይነት በምሳ ሰዓት በራት ሰዓት በቁርስ ሰዓት ምሳ ማጠብ እወዳለሁ፤

በመሬት ላይ መቀመጥ እወዳለሁ መሬት መቀመጥ በጣም ደስ ይለኛል። አብዛኛውን ጊዜ መሬት ላይ ብቀመጥ በጣም ንጹህ የሆነ መሬት ባገኝ በተለይ ሳር ያለበት ቦታ ባገኝ። ሶፋ ላይ ከመቀመጥ እኔ የምወደው መሬት ላይ ብቀመጥ በጎኔ ብተኛ። በልቤ ብተኛበት ብገላበጥበት መቀመጥ ራሱ በጣም ብዙ ሰዓት እቀመጣለሁ በተለይ ከአንድ ሰዓት እስከ አራት ሰዓት ድረስ የሚሆን መሬት ላይ ብዙ ጊዜ እቀመጣለሁ። ግን መሬቱን ምን መሆን አለበት ንጹህ መሆን አለበት። ይሄ ሳር ሳራማ የሆነ ቦታ መሆን አለበት እንጂ። ይሄ አፈር የሆነ ቦታ ላይ ግን አፈር የሆነ መሬት ላይ ግን መቀመጥ አይመቸኝም። ነገር ግን ሳር ያለበት መሬት ግን በጣም እወዳለሁ በጣምም ደስ ይለኛል እመርጠዋለሁ።

ከጎረቤቶች ጋር በጣም ጥሩና በጣም ፍቅር ያለን ግንኙነት አለ። ስለዚህ ብዙ ጎረቤቶች አሉ ጎረቤቶች ጋር ማታ ማልዳ በብዛት እንገናኛለን። እስካሁንም ድረስ እኔ በህይወቴ ይኸው ጎረቤቶቼ አንድ ቦታ ያለሁት ከአስራ አስር አመት በላይ ሆኖኛል። አንድ ሰፈር ያለሁት ስለዚህ ምንም አይነት ጠብም ወይም ጥላቻ ወይም ቂምም ወይም በቀልም የለብንም እስካሁን ድረስ ሰላማዊና ጥሩ የሆነ ግንኙነት አለን። እነሱ በእነሱ በኩልም እንደዛው ነው ስለዚህ ጥሩና በጣም አሪፍ የሆነ ግንኙነት አለን። በሁለታችን በኩል በጣም ደስ የሚሉ ጎረቤቶች አሉኝ እወዳቸዋለሁ ይወዱኛል ችግሬን አጋራችኋለሁ ችግራቸውን ያጋሩኛል። እና በተቻለ መጠን ጥሩ የሆነ ግንኙነት አለ እስከ አሁን ድረስ መልካማ መልካም የሆነ ግንኙነት ጤናማ የሆነ ግንኙነት። ጥሩ የሆነ አስተሳሰብ እኔን እነሱ አስብላችኋለሁ እነሱን ለኔ ያስቡልኛል። እና በዚህ ሁኔታ ነው ያለነው በጣም የምወዳቸው ጎረቤቶች አሉኝ ግንኙነታቸውም አሪፍና ቆንጆ ነው

የስራ ግምገማ ታደርጋለህ? አዎ፣ የስራ ግምገማ አደርጋለሁ ከስራ ባልደረቦቼ ጋራ ለምሳሌ እኔ ያለሁበት የስራ አይነት መምህርነት ወይም በደብረማርቆስ ዩኒቨርሲቲ የሲቪል ኢንጂነሪንግ መምህር ስሆን ስለዚህ የስራው ግምገማ እናደርጋለን ስለዚህ ምን አስተማርክ ምንድንምነበረ ጉድለትህ ምን እንደነበረ ችግርህ ምን አይነት ጥንካሬስ ነበረኝ ምን አይነት ጥንካሬስ ጉድለትስ ነበረኝ የሚለውን ከጓደኞቼ ጋራ እና ከተማሪዎቼ ጋር ከተማሪዎቼ ጋር የስራ ግምገም አደርጋለሁ እንዲሁም ደግሞ ከጓደኞቼ ጋራም የሰራ ግምግማ አደርጋለሁ በተቻለ መጠን ስለዚህ ጥሩ ነገር ጥሩ ነገር ወይም መፍትሄ ችግርም ካለ ከጓደኞቼ እና ከተማሪዎቼ ጋር የስራ ግምገማ በተቻለ መጠን ከሳምንት አንድ ጊዜ ለማድረግ እሞክራለሁ ደግሞም እያደረኩ ነው የመጣሁት

ኦኬ ወደ የትኛው ቦታ ተጉዘህ ታውቃለህ? ወደ ብዙ ቦታዎች ሄጄ አውቃለሁ። ለምሳሌ ወደ አዲስ አበባ ከአንድ ጊዜ ወደ ስንት ጊዜ ብዙ ጊዜ ሄጄ አውቃለሁ። ሁለተኛ እና አዲስ አበባ ዘመድ ጥየቃ ፥ለስራ ጉዳይ እንዲሁም የተለያዩ ዘመዶችን ለመጠየቅ ብዙ ጊዜ ወደ አዲስ አበባ አምርቼ አውቃለሁ። እንዲሁም ስራ ፍለጋ ራሱ ወደ አዲስ አበባ ተጉዤ አውቃለሁ። ሌላ ወደ ባህር ዳር ለስራ ጉዳይ ለስራ ጉዳይ ሁለት ጊዜ ወይም ሶስት ጊዜ ባህር ዳር ሄጃለሁ ወደ ጎንደር ወደ ጎንደር ሄጄ ብዙ የቱሪስት መስቦችን ሄጄ ለማየት ሞክሬያለሁ። በተቻለ መጠን ወደ ሌላ አካባቢ ለምሳሌ ከአማራ ክልል ውጪ ወደ ድሬድዋ ድሬድዋ ሄጄ አውቃለሁ፥ ሌላ ወደ ባሌ ሮቤ ወይም ባሌ ጎባ የሚባል ቦታ ሄጄ አውቃለሁ ለስራ ጉዳይ። ስለዚህ በሚሄድባቸው ጊዜ የማህበረሰቡን የኑሮ አውዃዃን የስራ ባህል እንዲሁም ያኗኗር ሁኔታ፥ ቋንቋ ለመልመድ እና ለማየትም ለመመልከትም እና ከእነሱም ልምድም ሙከራም ለማድረግ ሞክሬያለሁ ይሄ ነው የኔ ስለዚህ ወደ ብዙ ቦታዎች ሄጄ አውቃለሁ።

እሺ መብራት ሲቆረጥ ምን ታደርጋለህ? ለሚበለው ጥያቄ አንደኛ መብራት ሲቆረጥ የማደርገው ነገር ወደ መብራት ሀይል አመለክታለሁ። ሁለተኛ። አካባቢውን ለመንገር እሞክራለሁ። መብራት ተቆርጧል መብራት በምን ሁኔታ እንደሚሰራ። መብራት ሀይል የሚሰራው ወይስ እኛ ነኝን የሚንሰራው የሚሉትን ነገሮች። በማጠያየቅ እነዚህ እነዚህ ነገሮችን አደርጋለሁ። ሁለተኛ ነገር መብራት ስለሌለ መብራት ስለተቆረጠ ለመብራት የሚያስፈልጉ እንደ ሻማ እንደ ሞባይል ባትሪ እንዲሁም የተለያዩ መብራት የሚያስገኙ ነገሮችን ለማዘጋጀት እና እነዚህን ነገሮች ለማዘጋጀት እሞክራለሁ። ይሄ ለመብራት ነው። ሁለተኛ ነገር አሁን አብዛኛውን ጊዜ እኛ የምንጠቀምበት መብራት በብዛት የምንጠቀመው ቤት ላይ ለማበሰል የምንጠቀመው መብራት ሀይልን ነው። ሀይላችን ምንድነው? መብራት ነው። ስለዚህ ከሰል እንጨት እነዚህ እነዚህን ነገሮችን ማለት አዘጋጃለሁ ይሄ ነው። የመብራት እንትኑ ይሄ ነው።

ኦኬ ምጠቀመው የሳሙና አይነት የልብስ ሳሙና እጠቀማለሁ፤ የገላ ሳሙና እጠቀማለሁ። ስለዚህ የተለያዩ የምርት አይነቶች አሉ በብዛት የምጠቀማቸው ግን እነዚህ ለልብስ ለብቻ፤ ለሳሙና ለብቻ ስለዚህ ለልብስ በብዙ ጊዜ የምንጠቀመው የሳሙና አይነት ዶቭ የሚል የሳሙና አይነት አለ። ለ ሻወር ግን ስሙን አላቀውም ነገር ግን ለሻው ሳሙና ልብስ ከማጥብበት የተለየ የሆነ ለሻወር የምጠቀመው ሳሙና ነው። ስለዚህ ብዙ አይነት ሳሙናዎች አሉ ፈሳሽ ሳሙናም እንጠቀማለን ልብስ ለማጽዳት ፈሳሽ ሳሙና፤ እንደገና እንዲሁም ኦሞ የሚባሉ ይሄ የዱቄት ሳሙና አይነቶች አሉ እነሱንም ለልብስ ማጠቢያ እንጠቀማለን። ስለዚህ ብዙ አይነት የፈሳሽ ሳሙና አለ፤ የዱቄት ሳሙና አለ፤ እንዲሁም ጠጣር ሳሙና አለ። ስለዚህ ሶስት አይነት ሳሙናዎችን ልብስን ለማጽዳት ሆነ ገላን ለማጽዳት የምጠቀማቸው የሳሙና አይነቶች ናቸው። ስለዚህ እንደ አጠቃላይ ሶስት አይነት የሳሙና አይነት እጠቀማለሁ።

ኦ ዜና በመስመር ላይ አንብቤም አላውቅም ስለዚህ ዜና በመስመር ላይ ታነባለች የሚለው ጥያቄ መልሱ እኔ ዜና በመስመር ላይ አንብቤ አላውቅም ስለዚህ ብዙ ጊዜ መስማት እንጂ ዜና ማንበብ ችሎታው የለኝም። ስለዚህ ምንም አይነት ዜና አንብቤ አላውቅም ስለዚህ ዜና በመስመር ላይ አንብቤ አላውቅም። አላነበብኩም

ኦ ስነ ጥበብ ትወዳለህ? በጣም እወዳለሁ። ስነ ጥበብ ብዙ ነገሮችን ያካትታል ድርሰት አለ ሙዚቃ ሙዚቃ አለ ስለዚህ ድርሰት ወይም ይሄ ሠዓሊያኖችን እወዳቸዋለሁ። ምክንያቱም ሠዓሊያን ማለት ከውስጥ ያለን ነገር ወይም ከውስጥ ያለህን ነገር በጥበብ በመሳል በስሥዕል በማሳየት ከውስጥ ያለህን ወይም ብስጭት ራዕይ ወደፊት የምትሆነውን ነገር በሥዕል መግለጽ ወይም ደሞ በእንግሊዘኛ ምን ይሉታል ዲሲፕላይ ይሉታል። እንደዛ አርጎ የሚያሳይ ጥበብ ስለሆነ ስነ ጥበብ በጣም ነው እምወደው። ብዙ ጠቢባንን እወዳቸዋለሁ ደራሲያኖች አሉ ብዙ ማደንቃቸውና እምወዳቸው ደራሲያኖች አሉ። እንዲሁም ሠዓሊዎች አሉ ብዙ ሠዓሊዎች አሉ በኢትዮጵያ ውስጥ የማደንቃቸው ስለዚህ። ያላቸውን ፍላጎት የአንድ የአንድን ማህበረሰብ ባህል እንዴት እንደሚገልጹት እንዴት እንደሚያሳዩት። ወደፊት ምን አይነት እሳቤ እንዳለ በጥበብ ስትገልጽ ወይም ደግሞ የአንድን ማህበረሰብ ብስጭት ችግር መከራ አኗኗር ሁኔታ በምን ይገለጻል በጥበብ ይገለጻል። ስለዚህ እኔ በጣም ጥበብን እወደዋለሁ እወዳታለሁ። እና እኔን ለጥበብ እኔን አልጠራችኝም እንጂ ብትጠራኝ ነሮ ወደ ጥበብ እቀላቀል ነበረ።

ከደንበኞቼ ጋራ በብዙ ጊዜ እገናኛለሁ ለምሳሌ እኔ የደብረ ማርቆስ ዩኒቨርሲቲ እ የሲቪል ኢንጂነሪንግ መምር ሲሆን ከዛሬ አምስት አመት ሶስት አመት ሁለት አመት ያስተማርኳቸውን ተማሪዎች በተለያየ መንገድ አገኛቸዋለሁ በስራ ሁኔታ በማህበራዊ ሁኔታ እ በ በተለያየ መንገድ ከእነሱ ጋር የመገናኘት እድሉ ገጥሞኝ ያውቃል። አዎ በብዙ ጊዜ ከደንበኞቼ ጋራ በብዙ በተለያየ በ ሁኔታ እንገናኛለን።

እሺ በበጋ ወቅት ምን ታደርጋለህ? በበጋ ወቅት ብዙ ነገሮች አደርጋለሁ ለምሳሌ ቤተሰብ እጠይቃለሁ ቤተሰብ በእኛ ሀገር ወይም በኢትዮጵያ። በወቅቶች በጋው የሚባለው ደረቅ ዝናብ የሌለበት ሰው ከሰው የሚገናኝበት ስለሆነ ለትራንስፖርት በጣም አመቺ ስለሆነ በብዛት ዘመድ እጠይቃለሁ። ቤተሰብ እጠይቃለሁ እንዲሁም ሰርግና ሰርግ በብዛት በገጠሯ በገጠራማው አካባቢ እህሉ ከደረሰ ወይም ሰብሉ ከተሰበሰበ በኋላ የሰርግ ስነ ስርዓት የሚካሄደው በዚህን ወይም በበጋ ወቅት ስለሆነ በተቻለኝ መጠን በበጋ ወቅት ሰርግ እታድማለሁ። ማድረጋቸው ይሄ ነው። ሁለተኛ ወደ በብዛት እኔ ባለሁበት የስራ መስክ። በበጋው ከክረምቱ ይልቅ በበጋው የስራት ሰዓት ይበዛብኛል ስለዚህ አስተምራለሁ። ዘመድ እጠይቃለሁ ይሄን ነእ የማደርገው።

እሺ ዝናብ ሲዘንብ ምን ታደርጋለህ? አሁንም ዝናብ ሲዝም ስረስ የምሰራውን ስራ አቋርጣለሁ። ልጆቼን አስገባለሁ እንደገና ምን አደርጋለሁ። ቤት ላይ ያለ የሚሰራ ስራ ከሆነ እሰራለሁ። አነባለሁ ይሄ ሶሻል ሚዲያ በተለይ ቲክቶክ ፌስቡክ እና ዩቲዩብ የመሳሰሉ ነገሮችን በተቻለ መጠን ሰርች አደርጋለሁ የምፈልግ የምፈልጋቸዉን ነገሮች ለማየት ምክንያቱም ቤት ስለኖርኩ ዝናቡ የሚያግደኝ ነገር የለም። እኔ የስራ ባህሪ ዝናብ የሚያግደው አይነት የስራ ባህሪ ዬለኝም ስለዚህ በዚህ ምክንያት ምንም አይነት ተጽዕኖ ዝናብ አያሳድርብኝም። ነገር ግን ዝናብ ሲዘንብ ውጭ ላይ ዝናብ ሊያጠቃቸው የሚችሉ እቃዎች ካሉ እነሱን አስገባለሁ ለምሳሌ የተሰጣ ልብስ ካለ ውጭ ላይ ያለ ጫማ ካለ እነሱ እነሱን ካስገባው በኋላ ቤት ላይ የሚሰሩ ስራዎችን እሰራለሁ። ምንም ዝናቡ እኔን ስራ የስራ ባህሪዬ ዝናብ የማያከለለው ወይ የማያከለክለው የስራ ባህሪ ስላለኝ ስራዬን ዝናብ ሳይዘነብ እንደነበረ ዝናብ እየዘነብ መስራት እችላለሁ።

ኦ ሳንደል ሳንደል ወይም አይ ቲንክ የሚመስለኝ ነጠላ ጫማ ነው ነጠላ ጫማ ወይም ደግሞ ሳንደል በጣም እለብሳለሁ እወዳለሁ። ምክንያቱም ቤት ስሆን በተለይ ቤት ስሆን በጣም ሳንደል የሚባለውን የጫማ አይነት በጣም ነው የምለብሰው። ብዙ ጊዜ ምክንያቱም በጣም እግሬ ነፃ እንዲሆን ምንም አይነት ሽታ እንዳይኖረው። ሁለተኛ ለአበት እግሬ ትንሽ ታስቸግረኛለች። እና እሷን ለአበት ለመከላከል የግድ አየር ስለሚያገኘው እግሬን ሳይንድ ለብሼ ምንም አይነት ሽታ አይፈጥርም። ሁለተኛ ሽፍን ጫማ ከለበስኩ እግሬ መሽተት ወይም ደግሞ ለሀበቴ ማምጣት ነገር ስላሉም። ስለዚህ ምን አደርጋለሁ? ቤት ትልቅ ከሆንኩ ቤት አካባቢ ከሆንኩ ምንም ጥያቄ የለውም። ሰንደል የምለብሰው ወይም ነጠላ ጫማ ነው የምለብሰው። ምክንያቱም በጣም አስቸጋሪ ነው። በጣም ሙቀቱ ወይ ፈንገስ እግሬ አካባቢ ምን አይነት ፈንገስ እንደያዘኝ አላውቅም። እሱ ስለያዘኝ ብዙ ጊዜ። ነጠላ ጫማ እለብሳለሁ ምንም ጥያቄ የለውም እንደዛ ነው ነጠላ ጨማ ለብሳለሁ። ወይም ደግሞ ሴንደል ለብሳለሁ። ነገር ግን ቢሮ ስሆን ቢሮ ስሆን አልለብስም። ቢሮ እና ስራ ቦታ ከሆንኩ የግድ ምለብሰው አለው ሽፍን ጫማ ለብሼ እሄዳለሁ። ይሄ ነው። በቃ እንትኒ